በቤቴ የተለያዩ እቃዎች አሉ ለምሳሌ ስቶቭ አለ ምግብ የማበስልበት ከዛ በተጨማሪ ደግሞ የቤት ማጽጃዎች አሉ መወልወያ መጥረጊያ የመሳሰሉ እቃዎች አሉ ቤቴን ነው የማጸዳበት። ከዛ ውጪ ፍሪጅ አልጋ ሶፋ ለመቀመጥ ጠረቤዛ እና ወንበሮች አሉ ሁሉንም ለቤት አገልግሎት እጠቀምባቸዋለሁ። እና የቤት እቃዎች መግዛትና ማስቀመጥ ጥሩ ነው ብዬ አስባለሁ። ከትናንሽ እቃዎች ጀምሮ ከማንኪያ ሹካ ሳህን ጀመሮ የተለያዩ ትልልቅ እቃዎችን ማስቀምጥበት የቤት እቃዎች አሉኝ።

ያ አካል ብቃት እንቅስቃሴ መደበኛ ማድረግ ጀምሬያለሁ ሳምንት ሶስት ጊዜ እሞክራለሁ ጠዋት ለመነሳት ከባድ ነው። ይሄን ከተለማመድኩ በኋላ ደስ ይለኛል። መራመድና መሮጥ እሰራለሁ አንዳንድ የመታጠፍ እንቅስቃሴዎችን አደርጋለሁ። አካሌ እየተለወጠ ነው የበለጠ ጠንካራ ይሰማኛል። ጤናዬም የተሻለ ነው ከጓደኛ ጋር አብሮ መስራት ያበረታታል። እርስ በራስ ስራችንን እንገባባለን። ሰላሳ ደቂቃ ያህል ይወስዳል። ይህ እንደ ልምድ ማድረግ እፈልጋለሁ።

ማወያ አመራር ሚና አለኝ ከስር ያሉ የተለያዩ አይነት ሰራተኞች አሉ እነሱን በማገዝ የከበዳቸውን ነገር በማስረዳት እንዲሁም የተለያዩ ስልጠናዎችን በመስጠት የተሻለ ስራ እንዲሰራ አደርጋለሁ። የአመራር ሂደት ላይ የተለያዩ አይነት ችግሮችን ሊገጥሙ ይችላሉ። ከስር ያሉ የተለያዩ አይነት ሰራተኞች አሉ እነሱን በማገዝ የከበዳቸውን ነገር በማስረዳት እንዲሁም የተለያዩ ስልጠናዎችን በመስጠት የተሻለ ስራ እንዲሰራ አደርጋለሁ። የአመራር ሚናዬ ይሄንን ይመስላል። በስሬ አምስት ያህል ሰዎች አሉ እነሱን ነው ምመራው።

አዎ በፍም ማብሰል እወዳለሁ በፍም የበሰሉ ምግቦች ለጤና የተሻለ ጥሩ ናቸው። ከእሳት ከተጠቀም ያገኛቸው ልክ በፍም ቢበስሉ የተሻለ ጤና ጥቅም አላቸው ተብሎ ይነገራል። በተለይ ደግሞ እነዚህ አትክልቶች እንደዛ በፍም የሚበስሉ እንደ ሰላጣ ብሮኮሊ ካሮት ሽንኩርት ቃሪያ እነዚህን የመሳሰሉ ምግቦች በፍም ቢበስሉ የራሳቸው ያላቸውን ንጥረ ነገር አያጡም። ስለዚህ በፍም ማብሰል የተሻለ ጥቅም አለው ብዬ አምናለሁ።

የትውልድ ከተማዬ አዲስ አበባ ነው። አዲስ አበባ የተለያዩ ሰዎች አብሮ የሚኖሩባት ከተማ ናት። ከተለያዩ ክፍለ ሀገራት የተሰበሰቡ በአንድነት በመተሳሰብና በፍቅር አንድ ላይ የሚኖርበት ከተማ ነው። አዲስ አበባ እኔም ተወልጄ ያደኩት እዛ ነው። ቤተሰቦቼ የኖሩት አዲስ አበባ ነው። እና አዲስ አበባ ሰፊ ከተማ ናት። እና የምትወደድ የሆነች ከተማ ናት።

የልደት ቀን ይቀርባል። ትንሽ አከባበር ማድረግ እፈልጋለሁ። ጓደኞችን ማን ልጋብዝ እያሰብኩ ነው። ቦታ መምረጥ አለብኝ። ምናልባት ቤት ውስጥ ይሻላል። ኬክ ማዘዝ አለብኝ። ቸኮሌት፣ ኬክ ምርት ነው። መጠጦችና ምግብ ማዘጋጀት ያስፈልጋል። ሙዚቃ ዝርዝር ለማዘጋጀት አለብኝ። ያስተዋልና ቀለማት መንዛት እችላለሁ ሁሉም ሰው እንደሚመጣ ተስፋ አደርጋለሁ። ይህን ቀን ልዩ ለማድረግ እፈልጋለሁ ከሰዎች ጋር ማክበር ደስ ያሰኛል። እድሜዬ ክብር ማግኘት ያስፈልጋል።

አዲስ ጫማ መግዛት አለብኝ። አሮጌው ጫማዬ ተበላሽቷል ወደ ሱቅ ሄድኩ። ብዙ አማራጮች አሉ ቀለሞችና ቁጥሮች የተለያዩ ናቸው። አንዳንዶችን እሞክራለሁ ምቹ መሆን አለባቸው። አንዳንዶች በጣም ጥበበኛ ናቸው ሌሎች በጣም ትልቅ ናቸው። ለረጅም ጊዜ መራመድ እችል ቆዳና ቆዳ ጫማ ጥሩ ጥራት አለው። ግን ዋጋው ውድነው። ስፖርት ጫማ ምቹ ናቸው። በመጨረሻም አንዱን መረጥኩ። ጥቁርና ቀላል ግን ደስ ብሎኛል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

እምነቴ በህይወቴ ውስጥ ትልቅ ቦታ አለው። በየእሁድ ቤተክርስቲያን እሄዳለሁ። ጸሎትና መዝሙር እወዳለሁ የወንጌል ትምህርት ምክር ይሰጣል። ከማህበረሰብ ጋር መገናኘት ያስደስተኛል ቅዳሜ ሠላም ያስገኛል። በቤት ውስጥም እጸልያለሁ ጠዋትና ምሽት እንሰክራለን። የእምነት መጽሐፍ አነባለሁ በጾም ጊዜ ህግን እከተላለሁ። ይህ መንፈሳዊ እድገት ይሰጣል። እምነት ተስፋ ይሰጣል። በእግዚአብሔር ላይ እተማመናለሁ።

ዛሬ ትራፊክ በጣም ይበዛል ለሰአት ያህል አልተንቀሳቀስንም መኪናዎች ረዣዥም ወረፋ ፈጥረዋል ሁሉም እየጮኹ ናቸው ግን ማድረግ የሚችሉት ነገር የለም። ሰዎች አንዳንዱ ያንገራግራሉ ሌሎችም ሙዚቃ ይዳመጣሉ። እኔ ውጪ እመለከታለሁ። ፀሀይ በጣም ታቃጥላለች ሙቀቱ ይበዛል። መዘግየቱ ያበሳጨኛል። ለስብሰባዬ ዘግቼ እደርሳለሁ። መልእክት መላክ አለብኝ። ትራፊክ ከተማው ችግር ነው። ትዕግስት ያስፈልጋል በመጨረሻ ይንቀሳቀሳል።

ዛሬ የስልጠና ክፍለ ጊዜ አለ። ሶፍትዌር መማር አለብን፣ አሰልጣኝ እያስረዳ ይሆናል። በትኩረት ማዳመጥ አለብኝ። ማስታወሻ እጽፋለሁ፣ በኮምፒውተር ላይ እለማመዳለሁ። አንዳንድ ተግባሮች ውስብስብ ናቸው። ጥያቄዎችን እጠይቃለሁ። ባልደረቦቼም እንዲሁ የተማሩ ናቸው፣ እርስ በእርስ እንረዳዳለን። የስልጠና ቁሳቁሶች ይሰጡናል፣ ይህ አዲስ ክህሎት ለስራ ያግዛል፣ የሚቀጥለውን ሳምንት መተግበር እንጀምራለን። ለውጥ አንዳንድ ጊዜ ከባድ ነው። ግን መላመድ አለብን፣ ቴክኖሎጂ ያለማቋረጥ ይለወጣል።

የትክልት ስራ ማድረግ እወዳለሁ ትንሽ ያ ትክልት ቦታ አለኝ አተርና ቲማቲም እዘራለሁ በየቀኑ ውሃ እጠጣለሁ ተግዶች ከስ በቀስ ያድጋሉ አዲስ ቅጠሎች ሲመጡ ደስ ይለኛል አፈር መነገስ የአካል እንቅስቃሴ ነው እጆቼ ቆሻሻ ይሆናሉ ግን ይህ ትክክለኛ ስራ ነው አበባዎችን እዘራለሁ። ቀለሞች ያስደስቱኛል። የራሴ ምግብ ማብቀል ለውጥ ነው። ተፈጥሮ ጋር መሆን ያረጋጋል። የአትክልት ስራ መደሰትና ምርጥ ነው።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

ከመንገድ ላይ ምግብ መግዛት እወዳለሁ። ብዙ አማራጮች አሉ ሳምቡሳ በጣም ጣፋጭ ነው። ሞቅ ያለና ክሪስፒ ነው የእንቁላል ሳንድዊች ጠዋት ላይ ጥሩ ነው። ፍሬሽ ጁስ እገዛለሁ ከአቩካዶ ወይም ከማንጎ። ሻጮቹ ፈጣን ናቸው በቀጥታ ፊቴ ያዘጋጁታል ዋጋው ርካሽ ነው። ከጓደኞች ጋር አብረን እንገዛለን የመንገድ ምግብ ልዩ ጣዕም አለው። በየቦታው ይገኛል ይህ የተለመደ ልምድ ነው

እንጀራ ማብሰል የቤተሰብ ስራ ነው። መጀመሪያ ጤፍ መፍጨት አለብን። ከዚያ በውሃ እናቅመዋለን ሶስት ቀናት መጠበቅ አለብን ሲያፈርም ጥሩ ሽታ አለው። መጣድ ላይ እናቁርፋለን ትልቅ ክብ መልክ አለሁ በሰአት ላይ በፍጥነት ይበስላል። ውሃውን እንገለብጠዋለን ከዚያ በጥጥ እንሸፍነዋለን። እንጀራ በየቀኑ እንጠቀማለን። ከወጥ ጋር ጣፋጭ ነው። ይህ የኛ የባህላዊ ምግብ ነው። ማብሰል ጥበብ ያስፈልገዋል።

የእንቅልፍ ልማዴ ጥሩ አይደለም ብዙን ጊዜ ዘግይቼ እተኛለሁ። ፊልም እመለከታለሁ ወይንም አነባለሁ ከዛ ለመነሳት ከባድ ይሆናል። ማለዳ ላይ በጣም እደክማለሁ ቡና ያስፈልገኛል። መተኛት መርሃ ግብር ማዘጋጀት አለብኝ ዶክተሮች ስምንት ሰዓት ይመክራሉ። ግን እኔ ስድስት ያህል እተኛለሁ በቂ አይደለም። ስልኬን ማታን በቤት ማስቀመጥ አለብኝ። የእንቅልፍ ጤንነት አስፈላጊ ነው። ይህ መለወጥ ያስፈልጋል። በእረፍት የተሻለ እሰራለሁ።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

የባህላዊ ዳንስ መማር ጀሚራለው እስክስታ በጣም ውብ ነው እግሮችንና ትከሻዎችን በልዩ መንገድ እንጠቀማለን። የሙዚቃ ምትም መከተል አለብን መምህሩ እንቅስቃሴዎችን ያሳያል እኛም እንደግማለን። በመጀመሪያ ከባድ ነበር አሁን እየተሻልኩ ነው። ከሌሎች ተማሪዎች ጋር እንለማመዳለን ሁላችንም አብረን እንደምናለን። ባህላችንን መጠበቅ አስፈላጊ ነው። በበዓላት ላይ እናቀርባለን። ዳንስ ደስታና ኩራት ነው። ይህ የኛ ማንነት ነው።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

በደንበኛ አቀራረብ እያዘጋጀው ነው በመጪው ሳምንት ይሆናል ስለ ሄዶች ማዘጋጀት አለብኝ። መረጃ በግልጽ መቅረብ አለበት ምስሎችና ግራፎችን ያስፈልጋሉ። በድምጽ ከፍ አድርጌ መለማመድ አለብኝ። በራስ መተማመን ማሳየት አለብኝ ጥያቄዎችን መመለስ እችል። የቡድን አባላት ያግዙኛል አስተያየታቸውን እጠይቃለሁ አቀራረቡን እናሻሽላለን። ባልኝ በጣም አሳሳቢ ነው። ግን መዘጋጀት አለብኝ። ደንበኞች በሙያዊነት እንደምንሰራ ማየት አለባቸው። በመጨረሻ ስኬታማ ይሆናል ተስፋ አደርጋለሁ።

ልብስ የማጥብበት ቀን ሁሌ ረቡዕ ነው። ቆሻሻ ልብሶችን እሰበስባለሁ። በቀለም እለያያለሁ፣ ነጭና ቀለማት የተለያዩ ናቸው። በማሽን አጥቤ እየሞኛለሁ። መቼስ መረጃ አስፈላጊ ነው። ደረቅ ሳይሆኑ በገመድ ላይ ሰቅላለሁ። ፀሀይ ያደርጋቸዋል፣ ሽቷቸው ደስ የሚል ነው። ከደረቁ በኋላ አቀብላለሁ። አንዳንድ ልብሶች እለብዳለሁ። ንጹህ ልብስ መልካም ስሜት ይሰጣል። ይሄ የሳምንት ተግባር ነው፣ ሁሌ ማድረግ አለበት።

ዝናብ በሚዘንብበት ጊዜ ቤት ውስጥ እቆያለሁ የዝናቡ ድምጽ ያረጋጋኛል በመስኮት አጠገብ ተቀምጬ እመለከታለሁ። ሞቅ ያለ ሻይ እጠጣለሁ። መጽሐፍ ማንበብ እወዳለሁ። ውጪ ሁሉም ቦታ አርጥብ ነው ሰዎች በሻንጥላ ይራመዳሉ ማውራት ድምጽ አይሰማም ተፈጥሮ እየታጠበ ነው። ዝናብ ለመሬት በረከት ነው። እህሎች ያድጋሉ። ይህ የአየር ሁኔታ እወዳለሁ ቤት ውስጥ ሙቅና ደህንነት አለ

ለደንበኛ አቀራረብ እያዘጋጀሁ ነው በምንጭ ሳምንት ይሆናል ስላይዶች ማዘጋጀት አለብኝ። መረጃ በግልጽ መቅረብ አለበት ምስሎችና ግራፎች ያስፈልጋሉ። በድምጽ ከፍ አደጌ መለማመድ አለብኝ። በራስ መተማመን ማሳየት አለብኝ። ጥያቄዎችን መመለስ አለብኝ። የቡድን አባላት ያግዙኛል። አስተያየታቸውን እጠይቃለሁ አቀራረቡን እናሻሽላለን። በአለም በጣም አስተሳሰቢ ነው። ግን መዘጋጀት አለብኝ ደንበኞች በሙያዊነት እንደምንሰራ ማየት አለባቸው። በመጨረሻ ስኬታማ ይሆናል ተስፋ አደርጋለሁ።

ለማስተዋት ተስፋ እያደረኩ ነው ለሁለት አመት ተረክቤ ሆኜ ሰርቻለሁ ጠንክሬ እሰራለሁ ሁሌም ቀጠሮ ፈጽማለሁ። አለቃዬ ይሄ አስተያየቱን ይመሰግናል ግን መጠበቅ አለብኝ። ውሳኔው ቀርቧል አንዳንዴ ጊዜ ተጨንቄያለሁ ምናልባት ሌላችሁ የተሻለ ነው። ግን በእኔ ችሎታ አምናለሁ። ክሎቴን ማሳደግ ነበረብኝ። አዲስ ቴክኖሎጂ ተማርኩ። ይህ እድል ለኔ አስፈላጊ ነው። ውጤቱን በቅርቡ እሰማለሁ ምንም እንኳን ምን ቢሆን መስራት እከተላለሁ።

ጓደኞቼ በህይወቴ ውስጥ በጣም አስፈላጊዎች ናቸው። ከልጅነቴ ጀምሮ አንዳንዶቹ አሉ እርስ በእርሳችን እንረዳዳለን። በችግር ጊዜ ይቀራረቡናል በደስታ ጊዜ አብረው ይሰጥቃሉ። ሚስጥሮችን እንለዋወጣለን በየቅዳሜው አብረን እንሰበሰባለን። ቡና እንጠጣለን ታሪኮችን እንነጋገራለን። አንዳንድ ጊዜ እንጨቃጨቃለን ግን ፈጥነን ይቅርታ እንጠይቃለን። ጓደኝነት እምነት ያስፈልገዋል እውነተኛ ጓደኞች እድለኛ ያደርጉሀል። ከእነሱ ጋር መሆን ደስ ይለኛል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

ዛሬ ምሽት የፊልም ምሽት ነው ጓደኞቼ ይመጣሉ አዲስ ፊልም መምረጥ አለብን። ምናልባት አስቂኝ ወይም ድራማ። ፖፕኮርን ማዘጋጀት ጀምሬያለሁ። መጠጦችንም አዘጋጅቻለሁ ሁሉም በሶፋ ላይ ይቀመጣል። መብራቱን እናጠፋለን በትልቁ ስክሪን እንመለከታለን። አንዳንድ ጊዜ እናግዳለን አስደሳች ክፍሎች ላይ እንወያያለን። ፊልሙ ካላቀ በኋላ እንነጋገራለን። ምን እንደወደድን እናጋራለን። የፊልም ምሽት የመዝናኛ ጊዜ ነው። ከ ጓደኞች ጋር ጊዜ ማሳለፍ ይበልጣል።

የስራ ጊዜ ገደብ ይቀረዋል ውጥረቱ እየጨመረ ነው። ብዙ ነገሮች ማጠናቀቅ አለብኝ። ዘግይቼ እሰራለሁ ቡና መጠጣት እጨምራለሁ። አእምሮዬ ሁሌ እየሰራ ነው። ትኩረት ማድረግ አለብኝ። የስልክ ምልክቶችን አላየሁም። ሁሌም ጊዜ ለስራ ነው። ባለረቦቼ እንዲሁ ናቸው እርስ በእርስ እናበረታታለን። ትንሽ ጊዜ ይቀረናል በደንብ መስራት አለብኝ። ስህተቶች መኖር አይችሉም። ጊዜው ሲደርስ እፎይታ ይሰማኛል። ግን አሁን መታገል አለብኝ።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

የአፈጻጸም ግምገማዬ ዛሬ ነው ትንሽ ደጎ ይሰማኛል። አለቃዬ ከእኔ ጋር ይቀመጣል ያለፈ ሰባት ወራት እንገመግማለን። ምን ጥሩ ሰርቻለሁ። የትም ማሻሻል እችላለሁ። አወንታዊ አስተያየት ተስፋ አደርጋለሁ። ግን ተገን የሆኑ ነገሮችም ሊኖሩ ይችላሉ። አመሰግናለሁ እና እቀበላለሁ። ግቦች ለሚቀጥለው ጊዜ እናዘጋጃለን። የደሞዝ ጭማሪ ሊኖር ይችላል። ወይም ምናልባት አዳዲስ ሚኒዎች። ይህ የእድገት እድል ነው። ከእነርሱ መማር እፈልጋለሁ። ግልጽ ግንኙነት አስፈላጊ ነው። በስራዬ ለመሻሻል ቆርጫለሁ።

የባህላዊ ዳንስ መማር ጀምሬያለሁ እስክስታ በጣም ውብ ነው እግሮችንና ትከሻዎችን በልዩ መንገድ እንጠቀማለን። የሙዚቃ ምትህን መከተል አለብን መምህሩ እንቅስቃሴዎችን ያሳያል። እኛም እንደግማለን በመጀመሪያ ከባድ ነበር። አሁን እየተሻልኩ ነው ከሌሎች ተማሪዎች ጋር እንለማመዳለን። ሁላችንም አብረን እንደምናለን ባህላችንን መጠበቅ አስፈላጊ ነው። በበዓላት ላይ እናቀርባለን ዳንስ ደስታና ኩራት ነው። ይህ የእኛ ማንነት ነው።

አዲስ ነገር መማር ፈተና ነው ከጥቂት ወራት በፊት እጀምራለሁ። በመጀመሪያ በጣም ከባድ ነበር ብዙ ስህተቶችን እሰራ ነበር። ግን ቀስ በቀስ እየተሻልኩ ነው። በየቀኑ ትንሽ እለማመዳለሁ መምህሬ ታግዘኛለች ኢንተርኔት ላይም እመራመራለሁ። አንዳንዴ ጊዜ ተስፋ እቆርጣለሁ ግን እቀጥላለሁ። ትንሽ እድገት ሲኖር ደስ ይለኛል ትዕግስት ያስፈልጋል። አሁን የተሻለ ሆኗል። አዲስ ችሎታ ለወደፊት ይረዳል።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

ልብስ የማጥብበት ቀን ሁሌ ረቡ ነው። ቆሻሻ ልብሶችን እሰበስባለሁ፣ በየቀለም እለያያለሁ። ነጭና ቀለማት የተለያዩ ናቸው። በማሽን አጥቤ እየሞኛለሁ። መሸት መረጃ አስፈላጊ ነው። ደረቅ ሳይሆኑ በገመድ ላይ ሰቅላለሁ። ፀሀይ ያዳርቃቸዋል። ሽቶአቸው ደስ የሚል ነው። ከደረቁ በኋላ እቀብላለሁ። አንዳንድ ልብሶች እለብዳለሁ። ንጹህ ልብስ መልካም ስሜት ይሰጣል። ይህ የሳምንት ተግባር ነው። ሁሌ ማድረግ አለበት።

ዛሬ ትራፊክ በጣም ይበዛል ለሰአታት ያህልን አልተንቀሳቀስንም። መኪናዎች ረዣዥም ወረፋ ፈጥረዋል ሁሉም እየጮሁ ናቸው። ግን ማድረግ የሚችሉት ነገር የለም። ሰዎች አንዳንዱ ያንገራግራሉ ሌሎችም ሙዚቃ ያዳምጣሉ። እኔ ውጪ እመለከታለሁ ፀሀይ በጣም ታቀጥላለች ሙቀቱ ይበዛል መዘግየቱ ያበሳጫል። ለስብሰባዬ ዘግይቼ እደርሳለሁ መልእክት መላክ አለብኝ። ትራፊክ ከተማው ችግር ነው። ትዕግስት ያስፈልጋል በመጨረሻ ይንቀሳቀሳል።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

ከስራ በኋላ መራመድ እወዳለሁ አካሌን እንቅስቃሴ ያስፈልገዋል በአካባቢው ዙሪያ እራመዳለሁ አየሩ በጣም ቅዝቃዛ ነው። ሰዎች እየተመለሱ ነው ልጆች እየተጫወቱ ናቸው። ወፎች ወደ ጎጆአቸው ይሄዳሉ። ፀሀይ የጠለቀች ነው። ሰማይ ቀይና ቡርቱካናማ ይሆናል። ይህ የእረፍት ጊዜ ነው። አእምሮዬ ይረጋጋል ስለ ነገ ማሰብ ጀመርኩ ደህንነት ይሰማኛል። መራመድ ጤንነት ይሰጣል።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

የንግድ አውታረ መረብ በዝግጅት ላይ ነበርኩ። ብዙ ባለሙያዎች ተሰብስበዋል፤ አዳዲስ ሰዎች መጠቆም እድል ነው። በመጀመሪያ ትንሽ ፈራሁ ግን ወደ አንድ ቡድን ቀረብኩ። ራሴን አስታውቄያለሁ፣ ስለሰራዬ ተናግሬያለሁ ሌሎችም ስለእነሱ ነግረውኛል። የንግድ ካርዶች ተለዋወጥን፣ የሚገርም ሙያ አጋጣሚዎች ሰማሁ። አንዳንዶች ምክር ሰጥተውኛል፣ የመገናኘት ግንኙነት መፍጠር ያስፈልጋል። ምናልባት ለወደፊት መተባበር እንችላለን። ይህ እድል አመሰግናለሁ። የስራው አውታረ መረብ ለእድገት አስፈላጊ ነው።

በየሳምንቱ ቤተሰቤን እደውላለሁ። ከቤት እርቄ ስለምንኖር እናገራለሁ እናቴ ሁሌ በደስታ ትመለሳለች። ስለ ሁሉም ነገር ትነግረኛለች አባቴ መልስ ይሰጣል። እህቶቼ ደስታቸውን ያጋሩናል። እናቀንሳለን ስለአዲስ ነገሮች እንነጋገራለን። የቤት ወሬዎችን እሰማለሁ። አንዳንድ ጊዜ ይናፍቀኛል። ግን ድምፃቸውን መስማት ያስደስተኛል። እዚያ ሁሉም ነገር እንዴት እንደሆነ እረዳለሁ። ግንኙነት በጣም አስፈላጊ ነው። ቤተሰብ ሁሌ በው በልቤ ውስጥ ናቸው።

የምወደው ሰአቱን ቀን የቀኑ ሰዓት ነው የቀኑ ሰዓት ማለት ከስድስት ሰዓት ወይም ከአምስት ሰዓት ጀምሮ እስከ ማታ ድረስ ያለው ነው እስከ አስር ሰዓት ድረስ ሊሆን ይችላል። ይሄን ቀን ጊዜ እወደዋለሁ ሞቃት ነው። ለስራም ደግሞ ተስማሚ ነው። በበጋ ወራት እነዚህን ቀናቶች እወዳለሁ። ክረምት በሆነም ሰዓት እነዚህ ቀናቶችን እወዳለሁ እነዚህ የሰዓታት የቀኑ ሰዓታት ጊዜያቶች እወዳሎህ።

የቤት ጣሪያው ከቆርቆሮ ነው የተሰራው አብዛኛው እኛ ሀገር የቤት ጣሪያዎች ከቆርቆሮ ነው የሚሰሩት። የተለመደው እንደ ውጭ ሀገር እንደሸክላ አልተለመደም በእኛ ሀገር ስለዚህ እኔም ጣሪያ ቆርቆሮ ነው። በአሁን ሰዓት ላይ ግን አዳዲስ የሚሰሩ ቤቶች በሸክላ ጣራ መሰራት ጀምረዋል። ያም ደግሞ የተለያየ ከባድ ዝናብ ሲኖር ቆርቆሮ እንደይበሳ ሸክላ መሆኑ ጥሩ ነው ብዬ አምናለሁ። እና የእኛም ጣራ ቢስተካከል ደስ ይለኛል

አዎ ማር እወዳለሁ ማር የሚወደድ ነገር ነው። ማር በጣም ጣፋጭ የሆነ ለጤናም ደግሞ በጣም ጠቃሚ ከሚባሉ የተፈጥሮ ጣፋጭ ነገሮች አንዱ ነው። ማርን በተለያዩ አይነት ነገሮች ልንመገብ እንችላለን በዳቦ። እንደዚህ በሚገባው ነገሮች ገብተን መመገብ እንችላለን ወይንም እንደዚሁ በሻይ በባዶንም መጠጣት እንችላለን። በጣም ጣፋጭ ነው። ለጤናም ጥሩ ነው። የተለያዩ ድርጅቶች እንደዚህ ቅባት የሚያመርቱ የሰውነት እንክብካቤ ሊሰጡ የሚችሉ ሎሽኖች የሚያመርቱ ድርጅቶች ማርን እንደ አንድ ግብአት አድርገው ቀላቅለው ይጠቀማሉ

የምወደው ቁጥር አራት ቁጥር ነው አራት ቁጥርን እወዳለሁ ከዛም በተጨማሪ ደግሞ ሰባት ቁጥርን እወዳለሁ ሁለት ቁጥርንም እወዳለሁ። ሌላው ስምንት ቁጥርንም እወዳለሁ። ከፍ ካሉ ቁጥሮች አስራ ሶስት ቁጥር እወደዋለሁ። እነዚህን ይመስላሉ የምወዳቸው ቁጥሮች የሁሉማ የየራሳቸው ትርጉም አላቸው። በምክንያት በህይወታችን ውስጥ በሚያጋጥሙን ጥሩ ነገሮች እነዚህን ቁጥሮች ልንመርጣቸው እንችላለን

አዎ የተለያዩ ችግሮች ራለ ሊያጋጥም ይችላሉ እና እነሱን ችግሮች ደግሞ መፍታት ያስፈልጋል ብዬ አምናለሁ። አሁን ለምሳሌ እንደ አጋጣሚ ከደንበኞች ጋር ልፈጠሩ የሚችሉ ችግሮች ይኖራሉ ከዛም በተጨማሪ ደግሞ ከስራ ባልደረባጋም አለመግባባት እና ችግር ሊፈጠር ይችላል ያንንም ችግር ደግሞ በመፍታት አብረው መጓዝ ይቻላል ብዬ አምናለሁ።

አዎ የስራ ምግባር አከብራለሁ ስራ ላይም የስራ ምግባር አስፈላጊ ነው ብዬ አስባለሁ። ለስኬታማ የስራ ጉዞ ስኬት የስራ ምግባራቶችን ማክበር ያስፈልጋል ብዬ አስባለሁ። ይሄም ከበስራ ከሰአቱ በሰአቱ ከመገኘት ጀምሮ እስከ ስራ በጊዜው እስከማጠናቀቅ ከባልደረባ ጋር ተስማምቶ መስራትና ውጤት ማምጣት የሚለውንም ያጠቃልላል።

አዎ የተለያዩ ባህላዊ ልብሶችን እለብሳለሁ ባህላዊ ልብሶች በሀገራችን የተለያዩ ባህላዊ ልብሶች አሉ ለባህላት ምንለብሳቸው ናቸው። እና እነዚህ ባህላዊ ልብሶችን የተለያየ ባዓል ሲመጣ ነው የምንለብሰው። ከዚህም መካከል ለጥምቀት ለፋሲካ ለገና የተለያዩ ባህላቶች ይከበራሉ በእኛ ሀገር ለመስቀል እንለብሳለን። እና እነዚህ ደግሞ የተለያዩ ብሄር ብሄረሰቦችም የሚወክሉ ባህል ለብሳት ናቸው።

አዎ በአደባባይ የመናገር ጥሩ ልምድ አለኝ ብዬ አምናለሁ። የተለያዩ ፕሮግራሞች የድርጅት ዝግጅቶች ሲኖሩ አደባባይ ላይ የሚዘጋጁ ይኖራሉ የተለያዩ ዝግጅቶች እዛ ላይ የተለያየ ንግግር አቅርባለሁ። ሰዎች ፊት ለፊት መናገርም የተለያዩ መድረኮችን የመምራት ልምዱን አግኝቻለሁ። እና በአደባባይ መናገር እችላለሁ። እና ሰዎችም ደግሞ ይሄንን ልምድ ቢያዳብሩ በራስ መተማመናቸውን መጨመር ይችላሉ ብዬ አምናለሁ።

በቡድን የተለያዩ ስራዎችን መስራት እወዳለሁ። የቡድን ስራ አስፈላጊ ነው ብዬ አምናለሁ የቡድን ስራ ለውጤታማነት በጣም ትልቅ አስተዋጽኦ አለው ብዬ አምናለሁ። የተለያዩ ቡድን ስራዎችን አንድ ላይ ከሰዎች ጋር በመተባበር መስራት አለብን። ያም ደግሞ የተሻለ መስሪያ ቤታችን የተሻለ ውጤት እንዲያመጣ ትርፋማነት ያስገኛለን። እና የቡድን ስራ ተባብሮ መስራት አስፈላጊ ነው ብዬ አምናለሁ። እኔም እወዳለሁ አብሮ መስራትን ነው

በቀን ከስድስት ሰዓት በላይ ስልክ ልጠቀም እችላለሁ የተለያዩ የምሰራቸው ስራዎች ካሉ በስልክ ብዙ ሰዓት አሳልፋለሁ ስልክ ላይ የተለያዩ መተግበሪያዎችን በመጠቀም የተለያዩ ሰዎች የሚለቁዋቸውን ቪዲዮዎችን እመለከታለሁ። እና ስልኬ በቀን እስከ ከስድስት ሰዓት በላይ እጠቀማለሁ ከስድስት ሰዓት በላይ ነው የምጠቀመው። እና ያንን ሰዓት አጠቃቀም ደግሞ ማሻሻል እፈልጋለሁ።

መልእክት የምለካባቸው የተለያዩ የስልክ መተግበሪያዎች አሉ። ከዛም ውስጥ ቲክቶክ የተለያዩ ምልክቶች እልኩበታለሁ። ቴሌግራም በዋናው፤ ዋትሳፕ በዋናነት እጠቀማለሁ፣ ዋትሳፕ የተለያየው ሰዎችን አነጋግርበታለሁ፤ መልእክትም አላውቅበታለሁ። የስራ ጉዳዮች ሲኖሩ ደግሞ በስካይፕ እና በሊንክድን የሚባሉ የሞባይል መተብለቦችን እጠቀማለሁ።

አዎ ገንፎ በላለሁ። ገንፎ ለጤና ጥሩ ነው ብዬ አምናለሁ። የተለያዩ ሰዎች በየሀገራቸው የተለያየ አይነት ገንፎ አሰራር አላቸው። በኛ በአዲስ አበባ ውስጥ ቀለል ያለ የገንፎ አሰራር ነው ያለው። የገንፎ ዱቄት ይኖራል እሱን በውሃ በማድረግ ይበስላል። ከበሰለ በኋላ በተለያዩ ማባያዎች አብረን እንበላለን። አይብና በርበሬ ማባያዎቻችን ናቸው።

አዎ ስራ ላይ የተለያዩ የሸያጭ ግቦች ይኖራሉ። የሸያጭ ሰራተኛ ሆኖ በሚሰራ ሰው አንድ ሰው የራሱ የሆነ የሽያጭ ግቦች ይኖሩታል። በቀን ወይም በሳምንት በወር ከፋፍሎ የትኛውን እቃ መሸጥ እንዳለበት፣ ምን ያህል እቃ መሸጥ እንዳለበት እና በዋጋቸውንም በማውጣት የሸያጭ ግብ ሊያስቀምጥ ይችላል።

የስራ ጊዜ ገደብ ይቀረዋል ውጥረቱ እየጨመረ ነው ብዙ ነገሮች መጠናቀቅ አለብኝ። ዘግቼ እሰራለሁ ቡና መጠጣት እጀምራለሁ። አእምሮዬ ሁሌ እየሰራነው ትኩረት ማድረግ አለብኝ። የስልክ መልእክቶችን አላየሁም ሁሉም ጊዜ ለስራ ነው። ባልደረቦቼም እንዲሁ ናቸው እርስ በእርስ እናበረታታለን። ትንሽ ጊዜ ይቀረናል በደንብ መስራት አለብን። ስህተቶች መኖራችንን ጊዜው ሲደርስ እፎይታ ይሰማኛል። ግን አሁን መታገል አለብኝ።

ድመት አለኝ ስሟ ሉሲ ናት በጣም ውብና ተንኮለኛ ናት። በየቀኑ መመገብ አለብኝ ውሃውን መቀየር አለብኝ። ከእኔ ጋር መጫወት ትወዳለች ትንሽ ኳስ ታሳድደዋለች አንዳንዴ ጊዜ በእግሬ ላይ ትተኝታለች። ሞቅተዋን እሰማለሁ። ስትታመም ወደ ዶክተር እወስዳታለሁ። ንጽህናዋን መጠበቅ አለብኝ ሉሲ ቤተሰብ አባል ናት። ከእሷ ጋር መሆን ያስደስተኛል። እንስሳት ፍቅርና ተጨባጭነት ይሰጣሉ።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

ሙዚቃ ያለ ሁለት ህይወት አይቻልም በየቀኑ እሰማለሁ የኢትዮጵያ ሙዚቃ መርጠነው። ባህላዊ መሳሪያዎች ልዩ ድምጽ አላቸው ዘመናዊ ዘፈኖችም እወዳለሁ ሲሰራ ሙዚቃ ያግዘኛል በመኪና ውስጥ እሰማለሁ በጓደኛች ጋር አዳዲስ ድምፆችን እንለዋወጣለን አንዳንድ ዘፈኖች ያደርቁኛል ሌሎች ያስደስቱኛል ሙዚቃ ስሜትን ይለዋወጣል ቃላቱ ትርጉም አላቸው ሁሌም ማዳመጥ እፈልጋለሁ ሙዚቃ ህይወት ነው።

መጽሐፍ መንበብ የምወደው ተግባር ነው። በየሳምንቱ አዳዲስ መጽሐፍት እፈልጋለሁ። ታሪኮች አለም ይከፍታሉ፣ ምናባዊ ቦታዎችን እጎበኛለሁ። አዳዲስ ነገሮች እማራለሁ፤ አንዳንድ መጽሐፍት ያለቃሉ ሌሎች ያስቃሉ። ደራሲዎች ብልህ ናቸው፣ ቃላቸው ልብ ይነኩታል። ምሽት ላይ ከምተኛቴ በፊት አነባለሁ። ቤተ መጽሐፍትም መሄድ እወዳለሁ። መጽሐፎች ጥበብ ይሰጣሉ። የተለያዩ አስተሳሰቦችን እረዳለሁ፣ ማንበብ አእምሮን ያድጋል፣